ሰዎችን እንግዲህ በተለያየ መንገድ አስታዋውቃለሁ። ምናልባት እኔ ከአንድ ሰው ጋር ቆሜ እያወራሁ ሌላው ሰው የሚመጣ ከሆነ ስለ እንግዲህ እኔን ብቻ የሚያውቀኝ ከሆነ አዲሱ ሰው ግዴታ አብሮኝ ስላለው ሰው ማስተዋወቅ አለብኝ። እንግዲህ ኤኬሌ ይባላል እንደዚህ አይነት ባክግራውንድ አለው እንደዚህ አይነት ሰው ነው እንደዚህ አይነት ስራ ይሰራል። ይሄኛው ደግሞ ኢኬሌ ይባላል እንዲህ አይነት ነው ጓደኛዬ ነው የስራ ባልደረባዬ ነው እያልኩኝ ስለ ሰዎቹ ገለጻ በማድረግ። ከሶስተኛው ሰው ጋር አስታውቃለሁ ማለት ነው። የ በስራም ሂደት ውስጥ ደግሞ አዳዲስ ከውጭ የሚመጡ በተለይ ከህንድ አገር የሚመጡ የስራ አማካሪዎች በሚመጡበት ሰዓት እነሱን ከሰራተኛው ጋር አስተዋውቃለሁ። ሰውየውን በየስራ ዲስኩ ላይ በመውሰድ ኤኬሌ ይባላል ለዚህ ጉዳይ ነው የመጣው። እንዲህ አይነት ነገር አገልግሎት ሳይጠናን እናንተም ደግሞ በዚህ በዚህ መንገድ አግዙት እያልኩኝ አስተዋውቃለሁ ማለት ነው። ስለዚህ ማስተዋወቅ የ የህይወታችን አንድ አካል ነው የስራችንም አንድ አካል ነው። በማስተዋወቅ ሰዎች እንዲረዳዱ እናደርጋለን። መረጃ እንዲቀያየሩ እናደርጋለን። እና ስለ ሰዎች ገለጻ በማድረግ ደግሞ የተሻለ ግንዛቤ ስለሌላኛው ሰው እንዲኖረን ያደርጋል

ገመድን ለተለያየ ጉዳይ እንጠቀመዋለን። እኔ በተለይ ባለቤቴ ገመድ የምትጠቀመው እኔ በግሌ አልጠቀምም። ነገር ግን ባለቤቴ ገመድ ትጠቀማለች እሱም ደግሞ ያው የታጠቡ ልብሶችን ለማስጣት እና ፀሀይ እንዲያደርቃቸው ለማድረግ ግቢ ውስጥ ያሉ ገመድ በመጠቀም ልብሶችን እያሰጣን እንዲደርቁ እናደርጋለን ማለት ነው። እና በተለይ ባለቤቴ ናት የዚህ አገልግሎት የዚህ የገመድ አገልግሎት ተጠቃሚ የሆነችው እኔ ግን ገመድን ስራዬም ለስራዬም የማያስፈልግ ስለሆነ ገመድም ብዙ አልጠቀምም። ግን ካስተዋልነው የጫማ ማሰሪያወቻችን ገመድ ናቸው ቀበቶዓችን ገመድ ነው። እንደገና ደግሞ ኮምፒውተሮቻችንን ከ ፓወር ጋር የምናገናኘው ከኤሌክትሪክ ሀይል ጋር የምናገናኘው ገመዶችን በመጠቀም ነው። እንደገናም ደግሞ በኮምፒውተሮች መካከል ያለውን ኔትወርክ መረጃ እንዲቀያየሩ ኮምፒውተሮች የምናደርግበት በገመድ ተጠቅመን ነውና በርግጥ በዚህ ደረጃ ካስተዋልነው እለት በእለት ደቂቃ በደቂቃ የገመድ ተጠቃሚ ነን ማለት ይቻላል። ያው ገመድ ከብዙ አገልግሎት ስላለው እንግዲህ ከአገልግሎቶች በጥቂቶች እነዚህ ስለሆኑ እንደዚህም ደግሞ ሁሉም ሰው የሚጠቀም ስለሆነ ገመድን በህይወታችን ውስጥ እንጠቀማለን። ነገር ግን ገመድ ይሄ ከቃጫ የሚሰራውን ለማለት ከሆነ እሱ ላይ ብዙ ጥቅም እንዲሰጠኝ ተደርጎ ኑሬ ያልተቀረጸ ስለሆነ ለኑሬ እንደ ግብአትነት አልጠቀመውም ነገር ግን ጫማዬን እማስረው በገመድ ነው። ከብዙ አገልግሎት ስላለው እንግዲህ ከአገልግሎቶች በጥቂቶች እነዚህ ስለሆኑ እንደዚሁም ደግሞ ሁሉም ሰው የሚጠቀም ስለሆነ ቀበቶችንም እምናስረው በገመድ ነው። ያው የሌዘር ገመድ ብለን የሌጦ ገመድ ብለን መጥራት እንችላለን ዞሮ ዞሮ ቀበቶም ቢሆን ገመድ ስለሆነ በዛ ደረጃ ከሆነ ደግሞ እንግዲህ እለት በእለት እጠቀማለሁ ብዬ መናገር እችላለሁ

ሩዝ እንግዲህ በአለም አቀፍ ደረጃ በሰፊው ለምግብነት የሚውል አዝርእት ነው። በተለይ በሩቅ ምስራቅ ሀገሮች እንደ ቻይና እንደ ህንድ እንደ ጃፓን እንደ ኮሪያ እንደ ኢንዶኔዥያ እንደ ማሌዥያ እንደ ፊሊፒንስ ያሉ ሀገሮች ሩዝን በከፍተኛ ሁኔታ ለምግብነት ይጠቀማሉ። ሩዝ ለመብቀል እንግዲህ ረግረግ ስፍራዎችን ይፈልጋል ከፍተኛ የሆነ የውሃ ምንጭ ይፈልጋል። ስለዚህ ረግረጋማ በሆኑ አካባቢዎች ላይ ውሃ በጣም እንደ ልብ በሚገኙ አካባቢዎችን ላይ ሩዝ ይበቅላል። እንግዲህ ያ ሩዝ ከበቀለ በኋላ ለምርት ሲደርስ በመቀቀል ለምግብነት እና እናውለዋለን። እንግዲህ ሩዝን እኔ ቀጥታ ብዙም የማልመርጠውም ቢሆን በስጋ ተደርጎ ሲሰራ እና ደግሞ በ በቁሌት ተደርጎ ሲቀርብልኝ ይጣፍጠኛል እበላለሁ። እንግዲህ ውጭ ሀገር ብዙ ጊዜ በምጓዝበት ጊዜ አብዛኛው ምግብ ከሩዝ የተሰራ ሆኖ ነው የማገኘው። ስለዚህ እንደ ቱርክ ባሉ ሀገራቶች እንደ ዱባይ ባሉ ሀገራቶች የሩዝ ምርት ከፍተኛ የሆነ ለምግብ ነው የሚጠቀሙበት። አዝርዕት ነውና እዛ እንደዚህ አይነት ነገሮች ሲሄዱ እንግዲህ ሙዝ ለ ሩዝንም ለመብላት ዝግጁ መሆን እና አእምሮን አሳምኖ መሄድ ይጠይቃል ማለት ነው። በአጠቃላይ ግን ከምግብ ውስጥ ሩዝን በአንደኝነት የምመርጠው አይደለም። ለጤናም ደግሞ የ ከስኳር በሽታ በተገናኘ ለጤናም ብዙ የሚመከር ምግብ አይደለም ሊያባብስ ስለሚችል። ነገር ግን ከዛ ውጪ ሩዝ ብበላ አይከፋኝም። ነገር ግን አንደኛ ምርጫየ ምግብ አይደለም።

የሙዚቃ መሳሪያዎች ብዙ አይነት ናቸው ያለው ኢትዮጵያ ውስጥ ባህላዊ ሙዚቃ መሳሪያዎች አሉ እንደነ ክራር እንደነ ማሰንቆ እንደነ ከበሮ እንደነ ዋሽንት አይነት ያሉ። የሙዚቃ መሳሪያዎች አሉ ከበዘመናዊ መንገድ ደግሞ የምናያቸው ሙዚቃ መሳሪያዎች ጊታር ሳክሲፎን። ዘመናዊ ዋሽንት እንደገና ደግሞ ከጊታር አይነቶች ቤስት ጊታር ሊድ ጊታር እንደዚህ የሚባሉ አሉ ቦክስ ጊታር የሚባሉ አሉ። እኔ ግን ዘመናዊንም ባህላዊንም የሙዚቃ መሳሪያ መጫወት አልችልም። ትምህርት ቤት ገብቼ አልተማርኩም በቤተሰብም ከማንም አልቀሰምኩም። ቤተሰብም እንግዲህ የሙዚቃ መሳሪያ መጫወት የሚችል የቤተሰባው አባልም ስለሌለ። ከዛ አንፃር አዲስ የሙዚቃ የሙዚቃ መሳሪያን መጫወት የሚያስችል ልምድና እውቀቱ የለኝም። ነገር ግን ባቅ ደስ ይለኛል። ክራር ወይም ደግሞ ጊታርን ብለማመድና በዛ ስሜቴን መግለጥ ብችል ደስተኛ ነበርኩኝ። ነገር ግን እኔም ህይወቴን ለዛ የሰጠው ባለመሆኔ ስራዬም ከዛ ጋር የተገናኘ ባለመሆኑ የቤተሰብ አባላቶችም እንደዚህ አይነት ችሎታ ያላቸው ባለመሆኑ እኔም ደግሞ እንዳይኖረኝ ሆኜ አድጌያለሁ። ስለዚህ የሙዚቃ መሳሪያ አንድም የሙዚቃ መሳሪያ መጫወት እንደማልችል መናገር እችላለሁ።